ማብሰል እችላለሁ የተለያዩ ለምሳሌ አትክልቶችን ማብሰል ስጋ ነክ ፍራፍሬዎችን ሁሉንም ማብሰል እችላለሁ ማብሰል አይከብደኝም። ከዛም ባለፈ የተለያዩ ዘመናዊም ሆነ ባህላዊ ልብሶችን ምግቦችን ማብሰል እችላለሁ።

ባዶ እግር ተራምጄ አውቃለሁ። በተለይ በ ህፃንነት እያለን አብዛኛውን ጊዜ የምንጫወተው፣ የምንራመደው፣ ጫካ የምንሄደው በባዶ እግር ነው። ምክንያቱም ያደግነው ኢኮኖሚ ዝቅተኛ በሆነ ማህበረሰብ ውስጥ ስለነበር፣ በባዶ እግር ነው ያደግነው።

ዋና ሀላፊነት ያለኝ ሀላፊነት በምሰራበት የስራ መደብ የተለያዩ የኢነርጂ ቴክኖሎጂዎችን መትከል ማ ጥናት ማድረግ መጠገን እኚህ በዋናነት እምሰራቸው ሀላፊነቶች ናቸው።

ስራየ አድካሚ ጎን አለው። ሳይት ከሆነ አድካሚ ነው። ባትሪ ሶላር ባትሪ ከቦታ ወደ ቦታ ማንቀሳቀስ የሶላር ምጣድ ወደ ጣራ ላይ ማውጣት መሬት ላይ ከሆነ መሬት ላይ ለመትከል ማስቆፈር፣ ጣራ ላይ መውጣት ይህ አድካሚ ጎኑ ነው።

ማደርገው በብዛት የግል ስራዎችን ነው። ኦንላይን ስራዎችን እሰራለሁ። የተለያዩ ግብአቶችን ለ ለምሰራቸው ነገሮች እፈልጋለሁ ከተለያዩ ቦታዎች ቅዳሜ ላይ ከዛ ውጪ እሁድ ወደ አምልኮ ቤት ቦታ ነው የምጓዘው። አምልኮ ከዛ በኋላ ማህበራዊ ጉዳይ። እሳተፋለሁ።

መስመር ላይ አዎ እማራለሁ በተለይ ኤአይ ትምህርቶችን እማራለሁ። ከዛ በተረፈ የተለያዩ አጫጭር ኮርሶችን እማራለሁ። ከዛም በተረፈ ኦንላይን ዩቲዩብን ቪዲዮዎችን በማየት ራሴን አስተምራለሁ። ከዛ ውጪ የተለያዩ ኤሚሎችን በመጻጻፍ ትምህርቶችን እከታተላሉ አጫጭር ትምህርቶችን።

የምወደው ሽታ ተፈጥሮአዊ ነው። ከእጽዋት የሚገኝ ሽታ ነው። የአበባ ሽታ የተለያዩ እጽዋቶች ሰብሎች ሽታቸው ደስ ይለኛል። ከዛ ሌላ በተረፈ የ በፋብሪካ የሚቀመሙ ሽታዎች ለምሳሌ እንደ ሽቶ አይነቶቹ ደስ ይሉኛል።

ቅሬታዎችን እንዴት ነው የማስተናግደው? እንደየ ቅሬታ ሁኔታ ነው ማስተናገደው። መጀመሪያ ቅሬታ የገጠመው ግለሰብ ይቀርባል። ከዛ ሀሳቡን ይገልጻል ሀሳቡን ከገለጸ በኋላ። ያለኝን ግራ ቀኝ ተመልክቼ ውሳኔ እሰጣለሁ።

በልጅነታችን መኖሪያ ቤት የቤተሰባችን መኖሪያ ቤት የአካባቢያዊ ነው እንደ ኢትዮጵያውያን ባህል ሳር ቤት የሚባል አለ። መካከለኛና ዝቅተኛ የኑሮ ደረጃ የሚኖሩ ማህበረሰብ በወቅቱ የሚኖሩት ሳር ቤት ነው እኔም በሳር ቤት ነው ያደኩት

ህዝብ መካከል የመከሰቱ ጉዳይ ሰፊ ነው ለምሳሌ ስብሰባ ከሆነ ብዙ ህዝብ ነው የሚኖረው ለቅሶ አካባቢም እንደዚሁ ብዙ ህዝብ ያጋጥማል ከዛ በተረፈ ደግሞ በሰርግ ሲኖር እንደዛው ብዙ ህዝብ ይገጥማል ስለዚህ ይሄ ማህበራዊ ልምምድ ስላለ እናከናውናለን።

እኔ በጣም የምወደው ፍራፍሬ አንደኛው አቡካዶ ነው። አቡካዶ በጣም ነው የምወደው ምክንያቱም ፕሮቲን ስለሆነ በጣም ይመቸኛል። ከዛ ቀጥሎ ሙዝ ሙዝም በብዛት እምጠቀመው ነው ለጉልበት ሰጪ ስለሆነ። እጠቀማለሁ። ሁለተኛ ይህ ሲሆን። ሶስተኛው የምጠቀመው ፓፓያ ነወ። ፓፓያ ቫይታሚን ኤ ስለሆነ በጣም ነው እምጠቀመው።

ቁጥር አንድ እኔ የሚወደው የዳቦ አይነት ከስንዴ የተሰራ በእጅ የተፈጨ ስንዴ ሆኖ በአካባቢ የተመረተን ነው የምወደው ኦርጋኒክ የሆነ ከዛ ቀጥሎ የ ገብስ ዳቦ ደስ ይለኛል በገብስ የተሰራ። ምቾት አለው።

ከደንበኞቼ ጋር እገናኛለው በስልክ እገናኛለው። አንዳንዴም ደግሞ ባካል የመገናኘቱ ቻንስ ሰፊ ነው። ቀጥሎ ደግሞ ወደ እነሱ በምጓዝበት ጊዜ ወደ ስራ በምወጣ ሰዓት ከእነሱ ጋር በአካል እገናኛለሁ። ምረዳቸው ካለ ወይም ሌላ ሚፈልጉት እቃ ካለ በዛው እንነጋገራለን

ጧት የማደርገው ቢሮ ከገባው በመጀመሪያ ኮምፒውተረን ከፍታለሁ። ኮምፒውተረን ከፍቼ፤ ምን መረጃ እንደተላከ አያለሁ። የሚመለስ ከሆነ፤ ለላኪው እመልሳለሁ። የሚታይ ከሆነ፤ ደግሞ አይቼ ወደ ሌላ ስራዬ እቀጥላለሁ።

ስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ከስራ ውጪ በማህበራዊ ጉዳይ እንገናኛለን። በችግርም በደስታም እንገናኛለን። በክብረበዓል ጊዜም እንደዛው መልእክት እንቀያየራለን እንኳን አደረሰህ እንኳን አደረሰሽ በሚል መልእክት እንላላካለን። ከዛ በተረፈ አንዳንዴ ቤ ትርፍ ጊዜ እ እንዝና መዝናናት የተወሰነ ጊዜ እንፈጃለን።

ኢንተርኔት በቤት አሁን ክፍያው ተጠናቆ አልከፈልኩም ነበረኝ ነገር ግን በምሰራበት ቢሮ ላይ ኢንተርኔት አለ። ከዛ ውጪ ወጣ ሲል ዳታን ነው ሚጠቀመው አብዛኛውን ጊዜ ግን በቢሮ ስለማሳልፍ እዚው ቢሮ ያለውን ኢንተርኔት ነው ምጠቀመው።

የስራ ቦታዬ ምቹ ነው። ምንድነው ትንሽ እሚያስቸግረው የድምጽ ችግር አለ። ከኮንስትራክሽን መቶ ሃምሳ ሁለት መቶ የሚሆን ሜትር ላይ ኮንስትራክሽን አለ። ከዛ ውጪ። አሁንም ትንሽ መቶ ሜትር ላይ መኪና መንገድ አለ። ከዛ በተጨማሪ ምንድነው? የአዋፋት ድምጽ አለ። የተለያዩ አዋፍ ድምጽ የጉጉቶች ድምጽ ይሰማል። ከዛ ውጪ የድምጽ ብክለት እንጂ ሌላው ችግር የለውም። ምቹ ነው።

የስራ ጊዜዬ እንደ ኢትዮጵያን አቆጣጠር ከ ጠዋት ሁለት ሰዓት ተኩል ነው መግቢያ ሰዓት። የምሳ ሰዓት ደግሞ ስድስት ሰዓት ተኩል ማታ ደግሞ ወደ ቤት የምመለሰው አስራ አንድ ሰዓት ተኩል ነው። በአጠቃላይ የስራ ሰዓቴ ስምንት ሰዓት ነው በቀን ስምንት ሰዓት ነው የምሰራው።